አዎን ብዙ ሰነዶችን አዘጋጃለሁ። የማዘጋጃቸው ሰነዶች ስራዎችን እንዴት መስራት እንዳለብኝ፤ እነዛን ስራዎችስ እንዴት ማስፈጸም አለብኝ ኤኒ ዌይ ሰነዶች የሚዘጋጁ መጀመሪያ በፕላን ነው። ፕላን ታወጣለህ፥ ፕላን ካወጣህ በኋላ ያንን ፕላን በዛ ፕላን መሰረት ሪሶርሶችን አይደንቲፋይ ይደረጋሉ። ሪሶርሶች አይደንቲፋይ ከተደረጉ ሪሶርሶች መሰረት እንዴት ስራችንን ኢምፕሊመንት ወይም ኢቫሉዌት ማድረግ አለብን የሚለውን ነገር በመስራት ሰነዶችን እናዘጋጃለን።

ያው በመሬት ላይ መቀመጥ የማመቻቸው። ለምሳሌ የምቀመጥበት የመሬት ቦታ አረንጓዴ ከሆነና ያ አረንጓዴ ቦታ ለመቀመጫ እሚመች እና የሆነ ደስታ ሳትስፋክሽን የሚሰጥ ከሆነ ነው እንጂ። መሬት ላይ ለመቀመጥ ምንም እማመቻቸው ነገር የለም። ምክንያቱም ብዙ መጥፎ መጥፎ ነገር እስካለው ድረስ ስለታም ነገር ይኖረዋል የሆነው መቁራረጫ ሲልፉጭ ድንጋይ እና ሌሎች ነገሮች እስካሉ ድረስ ወይም አቧራዎች እና ሌሎች ቆሻሻዎች ስንኖር በመሬት ላይ መቀመጥን አላመቻችም። እንዳጠቃላይ ግን የሆነ አረንጓዴ ቦታና ደስ እሚል ቦታ ከሆነ ምናልባት እዛ ጋር ላመቻች እችላለሁ።